ሩዝ እወዳለሁ ሩዝ በጣም ባይሆንም እወዳለሁ ነገር ግን ሩዝ የሚዘጋጅበትን መንገድ እንድመገብ የሚጋብዘኝ ይሆናል ሩዝን በምመገብበት ሰዓት በተለይ በአትክልት ሲሆን እጅግ ደስ ይለኛል ሩዝን በጣም የምወድበት ዋና ምክንያት ምንድነው? አንደኛ ስበላው ቀለል ስለሚለኝና ለመመገብም የማያስቸግር ስለሆነ ነው። በአብዛኛው በቤት ውስጥ ሩዝ የሚዘጋጅባቸው ቀናት ያን ያህልም ባይሆን የተወሰኑ ቀናት ሩዝን እናዘጋጃለን። ሩዝን ለመመገብ የሚያስችል ነገር ቢኖር አንዱ ትልቁ አትክልት ነው አትክልት በሩዝ ከሩዝ ጋር ሲሆን እጅግ ደስ የሚል ጣዕም እና ደስ የሚል ቅንጅትን ይፈጥራል። ሩዝን በተለያዩ መልኩ ማዘጋጀት ይቻላል። አንዱ በአትክልት ሲሆን ሌላ ደግሞ ከአትክልት ውጪ ባሉ ነገሮች እንደ እግቱና እንደገና ደግሞ በስጎም ማዘጋጀት ይቻላል። ለኔ ግን አንደኛ ምርጫዬ የምለው ሩዝ በአትክልት ሲዘጋጅ ነው። ሩዝ የተለያዩ ጠቀሜታዎች አሉት ይህም ማለት ለጤና የሚጠቅሙበት የሚጠቅሙበት መንገድ አለ። ከሩዝ ጥቅሞች መካከል አንዱ የተለያዩ የሰውነታችንን ክፍሎች ለመገንባት እና የሰውነታችንን አቅም ለማጠናከር ይደዳል። ሩዝ አብዛኛው ሰው አልፎ አልፎ የሚመገበው ምግብ ነው በእኛ ሀገር ነው። ነገር ግን እንደ ባህል የሚመገቡ ሀገሮችን እንዳሉ ስሰማ እጅግ ይገርመኛል። በተለይ በሩቅ ምስራቅ ሀገሮች በጣም የተለመደ የምግብ አይነት እና ሌሎችም በብዛት የሚመገቡት የምግብ አይነት እንደሆነ። ይህንን አውቃለሁ ሩስ ከተለያዩ ነገሮች ጋር አብሮ ይቀርባል። ለምሳሌ ከዶሮ ስጋ ጋር አብሮ በማቅረብ መመገብ ይቻላል። እንዲሁም ከተለያዩ ስጋዎች ጋር አብሮ በማቅረብ መመገብ ይቻላል። ሩዝን ለመመገብ የሚያስችል ሁኔታዎች በሚመቹበት ሰዓት መመገብ ተገቢ ነው። በተለይ የአንዳንድ ሰው የምግብ ፍላጎት ከተለ ከተለመደው የምግብ ፍላጎት የተለመደው የአመጋገብ ስርዓት ወጣ ያለ ምግብ ለመመገብ በምፈልግበት ሰዓት ሩዝን ቢጠቀምና ቢመገብ እኔ እንደ አንድ አማራጭ ይጠቅማል ብዬ አስባለሁ። ሩዝ በተለያዩ ምክንያቶች እኛ ሀገር ይመረታል ምክንያቱም የሩዝ አብቃይየሆኑ አካባቢዎች አሉኝ በኛ ሀገር። ስለዚህ ሩዝን ለማብቀል የሚያስችል በቂ የሆነ የአየር ሁኔታም ስላለ ያንን ሩዝ አምርቶ ለገበያ የሚያቀርቡ ብዙ የእርሻ ድርጅቶች አሉ። ስለዚህ ሩዝን ለማግኘት የሚቸግር አይሆንም። በተለያዩ ስቆች በተለያዩ ሱፐር ማርኬቶች ሩዘን ማግኘት ይቻላል። ሌላው ደግሞ ሩዝ ከሌላም ሀገር ይመጣል በተለይ ከሩቅ ምስራቅ ሀገሮች እንዲሁም ከህንድ አካባቢ የመምጣት እድል አለው። ይህንንም በተለያዩ ሱፐር ማርኬቶች የማግኘት እና ገዝቶም ለምግብነት የማዋል ትልቅ እድል አለ። ነገር ግን ሩዝን በምመ በምንመገብበት ሰዓት መጠንቀቅ ያሉብን ነገሮች አንደኛው እየ በየእለቱ አለም መመገብ አንዱን ነው። ምክንያቱም ሩዝን በየእለቱ የምንመገበው ከሆነ ለሰውነታችን ጥቅም ከመስጠት ይልቅ የተለያዩ ጉዳቶችን ሊያመጣብን ስለሚችል ያንን ከግምት ውስጥ አስገብተን ሩዝን ብንመገብ የተሻለ ይሆናል። ሁለተኛው ሩዝን በምንመገብበት ሰዓት ከምን ጋር ቢቀርብ የተሻለ ይሆናል የሚለው እንደገና ትልቅ ጥያቄ መሆን መቻል አለበት። ከተለያዩ አትክልቶች ጋር ብንመገበው እንዲሁም ከሰላጣ ጋር አብረን ብንመገበው ሩዝ የተሻለ ይሆናል ብዬ አስባለሁ። በየእለቱ ስንመገብ ግን እነዚህን ነገሮች እናጣለን ለጤና ጠቃሚ ከመሆኑ ባሻገር ለጤናችን ጎጂ ሆኖ እናገኘዋለን ስለዚህ ሩዝን በምንመገብበት ሰዓት ከግምት ውስጥ ማስገባት ያለብን እነዚህን ነጥቦች ይሆናል። ሩዝን በብዛት የምንመገብበት ወቅት አለ ይሄም ወቅት በተለይ በጧት ጧት ጧት ጧት እንመገባለን በእኛ ሀገር እንዲሁም ከሰአት ከምሳ ጋር ከተለያዩ አትክልቶች ጋር በሚቀርብበት ሰዓት ሩዝ የተሻለ የመመገብ እድል ይኖረናል። ስለዚህ ሩዝን በተለያዩ አማራጮችን መመገብ ይቻላል። ነገር ግን ሩዝን እንደ አንድ የምግብ አማራጭ የመያዝ ልምድ የለንም ምክንያቱም በእኛ ሀገር ባህል የአመጋገብ ስርዓታችን ውስጥ ከሚካተቱ ነገሮች ውስጥ አንደኛው እና ዋነኛው አይደለም እኛ በብዛት የምንመገባቸው ምግቦች አሉ። ለምሳሌ እንጀራ በተለይ እንጀራ በየእለት የአመጋገባችን ውስጥ የማይጠፋ ነገር ስለሆነ ሩዝን ከመጠቀም ይልቅ እንጀራ እንጠቀማለን። ሩዝ ለሌላም ግብአት እንደሚያገለግል በቅርብ ጊዜ አንዳንድ የሆኑ መረጃዎች ሰምቻለሁ። ይሄም ከጤፍ ጋር በመቀላቀል የጤፍ ሙን እጣት ለመጨመር እና ለተሻለ ነገር ለማድረግ የተሻለ ነገር ለማድረግ እንደሚረዳ አንዳንድ መረጃዎች ሰምቻለሁ። ስለዚህ ዘርፈ ብዙ ጥቅም ቢኖረውም ሩዝን እመገባለሁ አዎ እመገባለሁ። በተለያዩ ወቅቶች እና በተለያዩ ጊዜዎች እመገባለሁ አዘውትሬ ባልመገብም አልፎ አልፎ የመመገብ ልምድ አለኝ።

የምወደው የአትክልት አይነት ብዙ ነው ነገር ግን ከምወዳቸው የአትክልት አይነቶች መካከል ለጤና ጠቃሚ የሆኑና ተስማሚ የሆኑ የአትክልት አይነቶችን በጣም ተመራጭ አደርጋለሁ። እነዚህ አትክልቶች በብዛት የሚመረቱበትን ሂደት ከግምት ውስጥ አስገብቼ እመገባለሁ። በተለይ በተፈጥሮአዊ ሁኔታ ያደጉና ምንም አይነት ማዳበሪያ ያልነካቸው የአትክልት አይነቶች እጅግ ጠቃሚና ወሳኝ የሆኑ የአትክልት አይነቶች ስለሆኑ እነሱን ለመጠቀም በጣም እፈልጋለሁ። የአትክልት አይነቶች ብዙ እንደመሆናቸው መጠን እኔም ከአትክልት አይነቶች የምጠላው ባይኖረኝም ነገር ግን አብልጬ የምወዳቸው የአትክልት አይነቶች አሉ። ከእነዚህም መካከል ቆስጣ ሰላጣ ጎመን ካሮት እና የመሳሰሉትን የአትክልት አይነቶች እጅግ አብዝቼ እወዳለሁ። የአትክልት አይነቶችን በምበገብበት ሰዓት እጅግ ጤናማ ስሜት ይሰማኛል። አብዛኛው ሰው አትክልትን መመገብ ቢያዘወትር ብዬ የምመክርበት ዋናኛ ምክንያት ከዚህም አንፃር ነው ከጤና አንፃር እንደገና ደግሞ ያላቸው የምግብ ይዘትም ቢሆን የተሻለ በመሆኑ ነው። የአትክልት አይነቶችን በምንመገብበት ሰዓት ከምናገኘው የጤና አንፃር በተጓዳኝ ለሰውነታችን ምቹና የተስማሙ ናቸው። የአትክልት አይነቶች በጣም ብዙ በመሆናቸውና የሚሰጡትም ዘርፈ ብዙ ጥቅም ስለሆነ። እነዚህን የአትክልት አይነቶች በመመቀብ የተሻለ ጤናማ መሆን ይቻላል። የአትክልት አይነቶች ባይኖሩ ምን ሊሆን እንደሚችል ማሰብ በጣም በጣም ከባድ ነው። ካለ አትክልት ለኑሮ ጠቃሚ የሆኑ ምግቦችን ማግኘት በጣም ከባድ ነገር ነው። ምክንያቱም አትክልት ለሁሉም ነገር አስፈላጊ ነው። አትክልት በጣም ለጤና ጠቃሚ ነው የሚሉ ነገሮችን ለማሟላትም ቢሆን የአትክልት መኖር ወሳኝነት አለ። በየእለት ምግብ ምግባችን ውስጥ አትክልት ቢኖር ተመራጭ ነው ብዬ አስባለሁ። ምክንያቱም በየእለት የምግብ ይዘታችን ውስጥ ወይም በምንመገበው የምግብ አይነት ውስጥ የተወሰኑ አትክልቶችን ጨምረን በምንመገብ ሰዓት። የምናገኘው የጤና ጠቀሜታ ብዙ ነው የምግብ ይዘታቸውም የተሻለ ሲሆን ጥሩ ሁኔታዎችን ይፈጥራሉ። በኢትዮጵያ የሚመረቱ አትክልቶች በብዛት ገበሬው የሚያመርታቸው አትክልቶች በብዛት ማለት ይቻላል ተፈጥሮአዊ ሂደትን የጠበቁና ምንም አይነት የተፈጥሮአዊ ያልሆኑ ነገሮች ያልገባባቸው ናቸው። በአብዛኛው የሚመረተው ስለዚህ እነዚህ አትክልቶች በጣም ጠቀሜታ አላቸው። ስለዚህ ብንመገባቸው ለእኛ የሚሰጡን ጥቅም ከፍተኛ ይሆናል ማለት ነው። አትክልቶች በተለያየ መንገድ ለምግብነት ይውላሉ። አንደኛው በጠሪያቸው ልንጠቀማቸው እንችላለን ሁለተኛው ደግሞ አብስለን የምንጠቀማቸው የአትክልት አይነቶች አሉ። አብስለን የምንጠቀማቸው የአትክልት አይነቶች በብዛት ስንጠቀማቸው የመብሰል መጠናቸውን በጥቂቱ በማድረግ የምግብ ይዘታቸውን እንዳይለቁ በማድረግ እነዚህን አትክልቶች የተሻለ የምግብ ይዘታቸውን ጠብቀው እንድንመገብ ይረዱናል። ሌላው አትክልቶች በጥሬ የምንመገባቸው አትክልቶች አሉ። ለምሳሌ እንደ ሰላጣ ያሉ ካሮት ያሉ አትክልቶች በጥሬ የመመገብ ቴማቴምን ጨምሮ በጥሬ ብንመገባቸው የተሻለ የጤና ጠቀሜታ አላቸው። በተለይ በተለይ ሰላጣ ከእነዚህ ከአትክልቶች ጋር ከሌሎች አትክልቶች ጋር ተዋህዶ የምናገኘው የጤና ጥቅም ከፍ ይላል። ስለዚህ በአጠቃላይ አትክልትን መመገብ መለመድ ያለበትና ጠቃሚታውም ከፍተኛ የሆነ ነው። በተለይ በተለይ በአንዳንድ አካባቢዎች ከፍተኛ የሆነ ስጋ የሚበላባቸው አካባቢዎች አሉ። እነዚህ አካባቢዎች ስጋን ብቻ ከመብላት አትክልትን ቀይጠው በመብላት ለጤናቸው የተሻለ ሁኔታን መፍጠር ይገባቸዋል። ምክንያቱም ስጋን በተደጋጋሚ በበላን ቁጥር ለሰውነታችን የምንሰጠው ጥቅም በጣም አነስተኛ ነው ጤናችንም በዛው ልክ እየተጎዳ ስለሚሄድ። ስጋን ከመብላት ይልቅ አትክልትን ቀይጦ ከስጋ ጋር በመመከብ የተሻለ የምግብ ይዘት እና የተሻለ ጤናማ የሆነ የአመጋገብ ሂደትን መከተል ይቻላል። ሌላው በአትክልት ዙሪያ መናገር የምፈልገው ነገር ቢኖር እነዚህ አትክልቶች ለተለያዩ የመድኃኒትነትም የሚውሉበት መንገድ አለ። ሰውን ብናክመው በምንሰጠው መድሃኒት ብቻ ሳይሆን በምግብም የማከም ሂደት መከተል ይገባል። አንዳንድ ሰዎች የስኳር ታማሚ ሆነው ከቅባትና ከእንደዛ አይነት መሰለ የሆኑ ነገሮች በመራቅ አትክልትን በማብዛት የተሻለ የጤና ሁኔታ ውስጥ መገኘት ይችላሉ። ሌላው ደግሞ በተለያዩ ህመም የተጠቁ ሰዎች የጤና ሁኔታቸውን ለማሻሻል እና የተሻለ የበሽታ መከላከል አቅማቸውን ከፍ ለማድረግ አትክልቶችን በመመገብ ጤንነታቸውን መጠበቅ የሚችሉበት ትልቅ እድልና መንገድ አለ። ስለዚህ አትክልት